መስኮት ክፍት አልተውም ምክንያቱም መስኮት ሲከፈት ለተለያየ አደጋ ያጋልጣል። የአደጋው መጠን ደሞ በቀንም በማታም ይለያያል ለምሳሌ ቀን ላይ ምንከፍት ከሆነ ይሄኛው ጥሩ ሊሆን ይችላል ምናልባት አየር እንዲገባ አየር ለመቀበል ያክል ጥሩ ሊሆን ይችላል። በጣም ሙቀት ሲገባም ጥሩ አደለም እና ብዙም መስኮት ከፍቼ ለረጅም ሰዓት አልቀመጥም ሌሊት ላይ ወይም ማታ ላይ ግን መስኮት በጭራሽ አልከፍትም። ምክንያቱም ምንድነው? ማታ ላይ መስኮት የምከፍት ከሆነ ብርድ ይገባና የሰውነት ድካም እና ለሌሎች በሽታዎች ያጋልጠኛል ብዬ ስለማስብ። ማታ ወይም ደሞ ከምሽት በኋላ ባሉት ሰዓታት መስኮት ክፍት አልተውም። አንደኛ ምክንያቴ እሄ ነው ሌላኛው ምክንያቴ ደግሞ ምንድነው? መስኮት ክፍት መተው ለብዙ ነገሮች ያጋልጣል። ቅድም ከጠቀስኩት በተጨማሪ ለሌባ ሊያጋልጥ ይችላል መስኮት ክፍት ከሆነ ሌባ በቀላሉ ይገባና የፈለገውን ነገር ሊሰርቅና ሊዘርፍ ይችላል። አንድ ሁለተኛው ደግሞ ምንድነው? በመስኮት የሚገባ አየር በተለይ ሌሊት ላይ አስቸጋሪ ነው። ለሰውነት ድካም ለሰውነት ቁርጥማት ሊያጋልጥ ይችላል ከዛ አንፃር መስኮት ክፍት መተው ብዙ አልወድም። አልወድም ግን የምከፍትባቸው የተወሰኑ ምክንያቶች አሉኝ። ማለት ለምሳሌ ለረጅም ሰዓት ዝግ ከነበረ ቤቱ የግድ አየር መግባት አለበት ቤቱ ንጹህ መሆን አለበት። የታፈነ ሽታ እንዳይኖር ክፍት አደርጋለው እሄ የሚሆነው ጥዋት ከሁለት ሰዓት ተኩል እስከ ሶስት ሰዓት ተኩል ወይ እስከ አራት ሰዓት ተኩል ክፍት አደርግና ቤቱ አየር እንዲገባ እና ጥሩ ሽታ እንዲኖረው ያደርጋል። ያ ደሞ የቤቱን መዓዛ የቤቱን ሽታ የቤቱን ጠረን ይቀይረዋል ሁል ጊዜ ተዘግቶ ላይቀመጥ ይችላል። ምክንያቱም በር ከፍቶ አየር ከማስገባት መስኮት ከፍቶ አየር ማስገባት ይቀላል። ስለዚህ ይሄን አደርጋለሁኝ። ሌሊት ላይና ማታ ላይ ግን በጭራሽ መስኮት አልከፍትም። ግን ከአስራ ሁለት ሰዓት ተኩል እስከ አንድ ሰዓት ወይም ለአንድ ምናምን ጉዳይ የፀሀይ ልትገባ ስትል ያለው የፀሀይዋ ቀለም የለም። እሱን ለማየት ብዙ ጊዜ መስኮት ክፍት አድርጋለሁኝ በተወሰኑ ሰዓታት ነው። ስለዚህ መስኮት ክፍት ማደርገው እኔ በምፈልግባቸው ሰዓታት አሉኝ አንደኛ አየር ለማስገባት ቅድም እንዳልኩት በር ክፍት ከማረግ መስኮት መክፈት ይቀላል አንድ እሱ ነው። ሁለተኛ ደግሞ ልክ ምሽት ላይ ፀሀይ ልትጠልቅ አካባቢ ፀሀይ ልትጠልቅ አካባቢ የአየር ወይም ደግሞ የፀሀዩን ቀለም ማየት እጅግ በጣም ያስደስታል። ያን ለማድረግ ምንድነው? ማደርገው መስኮት ከፍቼ የፀሀይዋን ድባብ ልትገባ ያላትን ቀለም ማየት ደስ ይለኛል በዛ ሰዓት እከፍታለው። ከዛ ውጪ ግን ምሽት ላይ ወይም በውስን ሰዓታት ውስጥ ከፍቼ አልሄድም። ስጋቶች አሉ ስጋቶች አሉ በርግጥ እንደየሰው ስሜት ይለያያል አንዳንድ ሰው መስኮት ክፍት አድርጎ ወይም የሚያድር አለ። በምክንያት ነው እሱም የራሱ ምክንያት ሊኖረው ይችላል በእርግጥ አንዳንድ ሰው ደሞ ጭራሽ መስኮት መክፈት የማይወድ ሰው አለ እሱን በምክንያት ነው የራሳቸው ምክንያት ይኖራችዋል። ስለዚህ ምንድነው? መደረግ ያለበት ግን በ ሳይንሱም የሚለው ማለት ሰው የፀሀይ ብርሃን ማግኘት ቤቱን ንፋስን እንድያገኝ ማድረግ የተገባ ነው። ሁሌ ታሽጎ አይቀመጥም የሰው ቤት ስለዚህ ያን ለማድረግ ሰዓታትን ብንመርጥ ነው። የኔ የኔ ምክሬ የራሴን ምክሬ አለ እና ሰዓታት ብንመርጥ ለምሳሌ ቀን በጠራራ ፀሀይ መስኮት መክፈት ምንም አይጠቅምም። ልክ ከተኛን በሃላ መስኮት መክፈት ምንም አይጠቅምም። ስለዚህ ምንድነው? አንድ ጥዋት ቁርስ ልክ ከበላን በኋላ መስኮት ከፍተን አየር እንዲገባ ማድረግ እና ብዙ ጊዜ ቤቱ ዝግ ሆኖ ከዋለ አየር እንዲገባ ማድረግ አንድ እሱ ነው። ሌላኛው ደግሞ ፀሀይ ልትጠልቅ አካባቢ ማታ ላይ የፀሀይዋን ብርሃን ቀለምዋ ስለሚለይ ያኔ ለማየት እሱን እናደርጋለን። ከዛ ውጪ ግን ብዙ ጊዜ መስኮት የሚከፍተው ሲጸዳ ብቻ ሚሆን ሲጸዳ ብዙ ጊዜ መስኮት እከፍታለሁኝ ለምሳሌ ቤቱ ውስጡ ሲጸዳ በመስኮት ንፋስ እና ቤት ውስጥ ያለው አንዳንድ ነገሮች በመስኮት እንዴት ስለማደርግ ስለዚህም ሲጸዳ

የምወዳቸው ብዙ ጠፋጭ ምግቦች አሉ ያው ምግብ ለሰው ልጅ ግዴታ ነው። ነፍስም ያለ ስጋ ስጋም ያለ ነፍስ መኖር አትችልም። ሁለቱም ተደጋግፎ ነው ሚኖሩት ለዚህ ደግሞ ምግብ ያስፈልጋል የሰው ልጅ። ህይወቱ እንዲኖር ህይወቱ በዚህ አለም ላይ ቆሞ እንዲገኝ ከተፈለገ ምግብ የግድ ነው። ምግብ ያስፈልጋል። ምግብ ሲባል ደግሞ ምግቡ የወል ስም ነው እና ለእያንዳንዱ ስናደርገው ምግብ ምናልባት ሚበላ ዳቦ ሊሆን ይችላል እንጀራ ሊሆን ይችላል። የተለያየ አይነቶች አሉ ምግብ እንደሚታወቀው ከእነዚህ ደግሞ አንዱ የምግብ አይነት ጣፋጭ ምግብ ነው። የምግብ አይነቶች ብዙ አይነት ቢሆኑም ጣፋጭ ምግብ ደግሞ ከምግብ አይነቶች ውስጥ አንዱ ነው። እና የምወዳቸው ጣፋጭ ምግቦች አሉ ብዙ አይነት ናቸው። እንደው በክፍል በክፍል ለማስቀመጥ ያክል የመጀመሪያ ጣፋጭ ምግብ ኬክ ነው። ጣፋጭ ምግብ ኬክ ነው። ከዛ ውጪ ደግሞ አሁን አሁን በዘመናዊ መልኩ የተሰሩ ያሉ ዳቦአሪዎች አሉ። የጥፍጥና ጣዕም ያላቸው ዳቦዎች አሉ። ዳቦዎች አሉ እንደ ኬክ ነገር ሆነው የኬክን ያህል የሚጣፍጡ ግን ሚጋገሩ ናቸው እንደ ኬክ። አይነት አሰራር ሳይሆን በእሳት የሚበስሉ የሚጋገሩ ናቸው እና ይሄ ጣፋጭ ዳቦ ይባላል። ይሄ ትክክለኛ ስሙ ጣፋጭ ዳቦ ይባላል። አንድ እሱ አለ ግን በዋናነትና በመጀመሪያ የምወደው ኬክ ነው ጠፋጭ ምግብ። ምወዳቸው ምግቦች አንዱ ኬክ ነው። ሌላው ደግሞ ጣፋጭ ምግብ በርገር በርገር በጣም እወዳለሁኝ። በርገር በርግጥ እንደየ አሰራሩ እንደየ ሰው ሙያ ይለያያል። ለኔ ለኔ በግሌ ጣፋጭ ምግብ ነው በርገር ብዙ አይነቶች አሉ የበርገር አይነትም ራሱ ስማቸው የተለያየ ነው የኬክም የታው የተለያየ ነው። ለምሳሌ ብላክ ፎረስት ሚባል ኬክ አለ። ዋይት ፎረስት ሚባል ኬክ አለ ሁሉም ጣፋጭ ነው። የኬክ ዘር እና በመጀመሪያ ደረጃ ማስቀመጠው በአንደኝነት ማስቀመጠው ጣፋጭ ምግብ የምለው አንዱ ኬክ ነው። ሁለተኛ ደግሞ በርገር ነው። በርገር ጣፋጭ ምግብ ነው በርግጥ የምግብ አይነት ውስጥ ቢመደብም በተለይ በመክሰስ ሰዓት የሚበላ ምግብ ነው። እና አንዱ በጣም የምወደው ጣፋጭ ምግብ ከኬት ቀጠሎ በርገር ነው። ሌላኛው ደግሞ ጣፋጭ ምግቤ የምወደው ከኬክና ከበርገር ቀጥሎ አሁን አሁን ቅድም እንደጠቀስኩት በዘመናዊ መልኩ የተሰሩ ያሉት ጣፋጭ ዳቦዎች አሉ። ጣፋጭ ዳቦዎች በዳቦ መጋገሪያ የሚጋገሩ ዘመናዊ ዳቦ ስራ ላይ የተሰማሩ ሰዎች የሚጋግሩት ዳቦ ነው እና እሱም ምንድን ነው የኬክ አይነት ደረቅ ኬክ ሚባለው ማለት ነው? የደረቅ ኬክ አይነቶች ናቸው። እና ከነዛ ውስጥ የተለያዩ አይነት ከተለያየ ቅመም ሚጨመርባቸው ምናምን ያሉ ሆነው ከእነሱም ውስጥ የኬክ ዳቦ የሚባል አለ እሱን በጣም እወዳለሁኝ እንግዲህ በደረጃ ሳስቀምጣችሁ የመጀመሪያው ኬክ ነው። ሁለተኛው በርገር ነው ሶስተኛው ደግሞ ጣፋጭ ዳቦ የሚባለው ነው። ስለዚህ ጣፋጭ ምግብ እነዚህ ናቸው እኔ በጣም ምወዳቸው በመሰረዘው በተለይ አሁን አሁን ከጤና ጋር ተያይዞ ጣፋጭ ምግብ ብዙ አይመከርም ይባላል። ማለት ጤናችን ላይ የሚያመጣው ተጽዕኖ ኔጌቲቭ ተጽዕኖ አለ ወይም ደግሞ አሉታዊ ተጽዕኖ አለ። ማለት ጣፋጭ ምግብ ሰው እያበዛ እያበዛ እያበዛ ሲሄድ በመጨረሻ ይሄ በጣም ሚበዛ አይነት የጣፋጭ ምግብ የሚመገብ ሰው ሰውነቱ ላይ የጤና ባለሙያ ስላልሆንኩኝ መግለጽ አልችልም ግን ሰውነቱ ላይ የሚያመጣ ጉዳት አለ። ከዛ አንፃር በጥሬ ስኳር በሽታ ሚታመሙ ሰዎች ጣፋጭ ነገር እንዲበሉ አይመከርም። ከዛ ከዛ አንፃር ብዙ ጊዜ ጣፋጭ ማብዛት ለማንም አይመከርም እውነት ለመናገር አልፎ አልፎ ግን ሁሌም ባይሆን አልፎ አልፎ ግን ጣፋጭ ምግብ መመገብ ተገቢ ነው። ቅድም እንደጠቀስኩት በርገር አለ ኬክ አለ ጣፋጭ ዳቦዎች አሉ አልፎ አልፎ መመገብ ተመራጭ ነው። ግን በየቀኑ መመገብ በጣም አስቸጋሪ ነው። ጣፋጭ ምግብ ምንወዳቸውም እንኳን ቢሆን እየወደድናቸው እንተዋቸዋለን ምክንያቱም ሁል ጊዜ ጣፋጭ ምግብ የምንመገብ ከሆነ ሄዶ ሄዶ ሰውነታችን ላይ የሚያስከትሉት አሉታዊ ውጤት አለ ያ ደግሞ የጤናን ቀውስ ያመጣሉ። ግን በቅደም ተከተል አልፎ አልፎ እንዲሆን መመገብ ተገቢ ነው። ጣፋጭ ምግቦችን

እኔ በጣም የምወዳቸው ብዙ በዓላት አሉ። በዓላት እንግዲህ በሁለት ይከፈላሉ ብዬ ነው የማስበው የመጀመሪያው አለማዊ በዓል ሁለተኛው ደግሞ ሃይማኖታዊ በዓል ብዬ ነው የምከፍላቸው። እና በዓላት በሁለት ይከፈላሉ በዚህ አለም ላይ ስንኖር ሁለት በዓላትን ነው የምናከብረው በየትኛውም አለም ብንኖር በአፍሪካ ምንኖር በአሜሪካ ምንኖር በኤዥያ ምንኖር በአውሮፓ ምንኖር በአረብ ሀገር የምንኖር በዓላት ሁለት ናቸው። የመጀመሪያው መንግስታዊ በዓላት ወይም ደግሞ የአለማዊ በዓላት ሁለተኛው ደግሞ ሃይማኖታዊ በዓላት የሚባሉት ናቸው። እኔ ለሁለተኛው በዓላትን ማክበር ላይ አመዝናለሁ ማለት ሃይማኖታዊ በዓላትን ማክበር ላይ ብዙ አተኩራለሁኝ እና በጣም የምወደው በዓል የትንሳኤ በዓል። ነው በእኛ ሀገር በዓላት በተለይ ሃይማኖታዊ በዓላት ብዙ ናቸው። የመጀመሪያው የአዲስ አመት በዓል ወይም ደግሞ የእንቁጣጣሽ በዓል ይባላል። ሁለተኛ ሃይማኖታዊ በዓል ደግሞ የገና በዓል ይባላል ሶስተኛው ደግሞ የጥምቃት በዓል ይባላል አራተኛው ደግሞ የትንሳኤ በዓል ይባላል። አምስተኛው ደግሞ የሰኔ ሰላሳ ላይ የሚከበር የ የቅዱስ ገብርኤል በዓል የሚባል አለ። በተለይ በኦርቶዶክስ ሃይማኖት እምነት ተከታዮች ዘንድ የሚከበረው በዓል ማለት ነው። እና ከእነዚህ በዓላት ውስጥ ካሉት ሃይማኖታዊ ባለብሶች በጣም የምወደው የትንሳኤ በዓል ነው። የትንሳኤም በዓል በጣም ነው የምወደው። ይሄን የማደርግበት ወይም ደግሞ ይሄን በጣም የምወድበት የተለየ ምክንያት ምንድነው? የመጀመሪያው ሁለት ወር ይጾማል። ሁለት ወር ሰው ነፍሱን እና ስጋውን ለፈጣሪ እያስገዛ ከጌታው ከእግዚአብሔር ጋር የሚገናኝበት ወራት ሁለት ወር ይጾምና በመጨረሻው ክርስቶስ ኢየሱስ አርጎልናል ወደ ሰማይ አድርጓል። እና ማረጉን የምንገልጥበት በዓል ነው። ሰዎች ነጭ ለብሰው ክርስቶስ ማረጉን በአይናቸው እያዩ ከፍ ከፍ እያለ እንደሄደ የሚያስታውስበት በዓል በመሆኑ የትንሳኤን በዓል በጣም በተለየ ሁኔታ እወዳለሁ። ምክንያቱም ሰው አምላኩን የሚያስብበት ወራት በራሱ ለብቻው ያ ጊዜ ነው ባይባልም እንደ በዓል ማሰብ ግን ትልቅ ትርጉም አለው። እና የክርስቶስን መከራ ካሰብኩኝ በኋላ በመጨረሻ ትንሳኤውን የማስብበት በዓል ስለሆነ የትንሳኤን በዓል በተለየ ሁኔታ በልዩ ፍቅር እወዳለሁኝ። ከዛ በመቀጠል ደግሞ ብዙ በዓላት አሉ የጥምቀት በዓል አሉ ብዙ ሰዎች በ በብዛት ወጥተው ታቦቱን እያከበሩ ወደ ጥምቀት በዓል የሚሸኙበትን በአመት በዓል አለ። የገና በዓል በተለምዶ የገና በዓል ይባላል ግን የክርስቶስ ልደትን የሚያስታውስ በዓል ነው። የገና በዓል ይባላል እሱንም እወዳለሁ እውነት ለመናገር። ከዛ የአዲስ አመት በዓል አዲስ አመት በዓል ደግሞ ሰው ከአሮጌው ዘመን በርግጥ የዘመን አሮጌ የለውም። ግን ወደ ወደ ሌላኛው አመት ሲሸጋገር እንደ አዲስ እቅድ ያቅዳል። እንደ አዲስ ህይወቱን ይመራል። እንደ አዲስ በእድሜ ሌላ ጊዜ ተሰጠኝ ብሎ ከታርን ያመሰግናል እንደ አዲስ ደግሞ ከእቅዶቹ የተገበረውን ያልተገበረው ለይቶ የሚያወጣበት ዘመን ስለሆነ። አዲስ አመት ወይም የአመት የዘመን መለወጫን በዓልም በጣም ነው የምወደው ግን ከሁሉም ከሁሉም ከምንም በላይ የትንሳኤ በዓል በኢትዮጵያ በተለይ የሚከበረውን የትንሳኤን በዓል እጅግ በጣም እወዳለሁኝ። ከምንም ጋር አላነጻጽረውም። የትንሳዬን በዓል የክርስቶስን ትንሳኤ የአምላካችን ማረግ ነጭ ለብሶ ወደ ሰማይ እንደሄደ የሚያስታውሰኝ በመሆኑ የትንሳኤን ሃይማኖታዊ ባል በተለየ ሁኔታ እወዳለሁኝ። እና በዓላት እንደየሁኔታው ይለያያል። ሌላኛው ደግሞ የመንግስታዊ በዓላት ወይም ደግሞ አለማዊ በዓላት ይባላሉ። የመንግስታዊ በዓላት ብዙ አይነት በዓላት አሉ። የሀገር ፍቅር በዓል አለ ያደዋ ድል በዓል አለ። የሰንደቅ አላማ ቀን በዓል አለ። የብሄር ብሄረሰቦች ቀን በዓል አለ። የተለያየ ኤች አይ ቪ ኤድስ ቀን በዓል አለ ብዙ አይነት የመንግስታዊ በዓላት አሉ። ያኔ መንግስት በዓላት ደግሞ እንደየሁኔታው እንደምንወደው መጠን ማክበር እንችላለን። በርግጥ ለሃይማኖታዊ በዓላት እንጂ ለ

በመጀመሪያ እሳት ምንድነው ሚለውን ማየት ተገቢ ነው ብዬ አስባለሁኝ። እሳት ለማንደድ የምናደርጋቸው ነገሮች እንዳሉ ሆኖ መጀመሪያ ግን እሳት ራሱ ምንድነው የሚለውን ማወቅ። ስለ እሳት ማንደድ የበለጠ መግለጫ ይሰጠናል ብዬ አስባለሁኝ። እሳት ለማንደድ የሚያስፈልጉ ነገሮች እንዳሉ እንደተጠበቁ ሆኖ ግን እሳት ራሱ ምንድነው ወይ እሳት እንዴት ይፈጠራል? እንግዲህ እሳት በድሮ ጊዜ በፊዚክስ ትምህርትም እንደተማርነው እሳት የሁለት ነገሮች ፍትጊያ ነው የሚፈጥረው። የሁለት ነገሮች ፍትጊያ እንደውም ድሮ ድሮ እሳት እንጨትና እንጨትን አንድ ላይ በማፋተግ አንድ ላይ በመፍጨት ይፈጠራል። በርግጥ ይሄን በተግባር አውቃለሁኝ ለምሳሌ እንጨቶችን አንድ ላይ በማፋተም ወይም በማሽከርከር እሳት መፍጠር ይቻላል። ስለዚህ የሁለት ነገሮች ፍትግያ እሳት ሊፈጥር ይችላል። አንዱ ይሄ ነው እሳት ይሄ በዘልማድ ወይም ደግሞ በዘልማድ በማህበረሰባዊ አኗኗር እሳት እንዴት እንደተፈጠረ ሲገልጹ ይሄን ነው የሚናገሩት። ሌላው እሳት ለማንደድ የምጠቀመው የመጀመሪያው በ ይሄ በተለይ በአሁኑ ጊዜ የምንጠቀመው ክብሪት ነው ይታወቃል። ክብሪት እሳት ለማንደድ እንጠቀምበታለን በርግጥ ክብሪት ብቻውን መኖሩ እሳት ለማንደር በቂ ነው ማለት አይደለም። እሳትን ለማንደድ በቂ ነው ማለት ሳይሆን ግን እሳትን ለማንደድ የመጀመሪያው ክራይቴሪያ ክብሪት መያዝ ነው። ለማንደድስ ምን ያስፈልጋል? የመጀመሪያው ደረቅ እንጨት መሰብሰብ ነው። ደረቁ እንጨት ካልሆነ ደረቅ እንጨት ካልሆነ ወይም እርጥብ እንጨት ቢሆን ይጠፋል እንጂ አይነት ክብሪቱን ጭረን እዛ እንጨት ውስጥ ስናደርገው እንጨቱ ደረቅ ካልሆነ ክብሪቱ ይጠፋል። እርጥብ ነገር ደግሞ እሳትን እንደሚያጠፋ የታወቀ ነገር ነው። ስለዚህ ምንድነው የሚደረገውን ማደርገው የመጀመሪያ ደረቅ እንጨት መሳብሰብ ነው። ለምሳሌ የማቀጣጥለው እንጨት ወይም የማነደው እሳት ለምንድነው የሚለውን ማወቅ አለብኝ። ለከሰል ነው ወይስ ለመጣድ ነው ወይስ ምንድነው የማደርገው እሳቱን የሚለው መታወቅ አለበት። አንድ እሱ ነው እሱን ከለየን በኋላ ደግሞ ለምሳሌ ለመጣድ የምናቀጣጥልበት ምጠቀመው እንጨት እና ለከሰል ምጠቀመው ይለያያል። ለምሳሌ ለከሰል ከሰል ለማከታተል ወይም ደግሞ እሳት ለማንደድ የመጀመሪያው ከአጥር ፍርስራሽ ወይም ደግሞ ከስንጥር እንጨት መሰብሰብ ነው። ደረቅ እንጨት መሆን አለበት ግዴታ ነው ያንን ከሰሉ ላይ በማድረግ ከስር ክብት ጭርም እንለኩስበታለን ያኔ ያደረቅ እንጨት ሲነድ ከሰሉን እያቀጣጠል እያቀጣጠል እሳት ይፈጥራል ማለት ነው። እሳት አነደድኩ ማለት ነው በዚያን ያን ጊዜ ሌላኛው ደግሞ ለምሳሌ ለመጣድ ሲሆን ለድስት ሲሆን እጨትም ይለያያል። ስለዚህ ወፍራም እንጨት መሰብሰብ መቻል አለብን። ያው ወፍራም እንጨት ከተሰበሰበ በኋላ አሁንም ማቀጣጠል ያስፈልጋል። ምክኒያቱ ወፍራሙ እንጨት ዳይሬክት በቀጥታ አይነድ ስለዝህ ከስር የሚያናድደው ወይም ደሞ እንዲነድ የሚያደርገው ነገር ያስፈልጋል። ምእሱ ደግሞ ቢኖር ቢኖር ጥሩ የሚሆነው የመጀመሪያው እንደ ፍልጥ ነገር ሆኖ ደረቅ እንጨት ወይም ደግሞ ስንጥር ይባላል። በአማርኛም በሌሎች ቋንቋም ስንጥር የሚባለውን መሰብሰብ እዛ ውስጥ ማድረግ ከዛ በኋላ ያን ስንጥር ላይ እሳት ክብሪት ጭረን ስንለኩስ እሳቱ ይቀጣጠል ወይንም ደሞ እሳት ይነዳል ማለት ነው። ስለዚህ እንደምንፈልግበት መንገድ ማለትም እንደሚያስፈልገን የእንጨት ብዛት ለምሳሌ ለመጣድ የምንጠቀመው እንጨት ብዛት እና ለከሰል ለማቀጣጠል የተለያዩ ናቸው። ስጋ ለመጥበዝ የምንጠቀምበት የእንጨት ብዛት እና ዶሮ ወጥ ለመስራት የተለያዩ ናቸው። ስለዚህ እንደ እንጨቱ ብዛት ማቀጣጠያውም ይለያያል። ስለዚህ እሳት ለማንደድ የምጠቀመው የመጀመሪያው ክብሪት ሁለተኛው ደግሞ ደረቅ እንጨት እንጨቱ በተለይ መሆን ያለበት ምንድነው? እርጥብ ሳይሆን ደረቅ ደረቅ ቢሆንና ማቀጣጠያ እንጨት ደግሞ የምንጠቀመው ቀጠን ቀጠን ያሉ ፍልጥ ቢሆኑ የክብሪቱን እሳሽ ይቀበላሉ የክብሪቱን እሳት ተቀብለው ሌላውን አብሮት ያለውን ትልቁን እንጨት አብሮ ያነዳሉ ማለት ነው። ያን ጊዜ እንሳት በቀላሉ ይነድልኛል ማለት ነው። እንሳት ለማንደድ የምትጠቀመው የመጀመሪያው ክብሪት ሁለተኛው ደግሞ እሳቱን ለማቀጣጠል ተጨማሪ ደረብ እንጨት ያስፈልገኛል። እሱን ነገር ሰብስቤ አንድ ላይ አስቀምጥና መጨረሻ ላይ እንዲነድ አደርጋለሁ ማለት ነው። ስለዚህ ሰዓት ለማንደድ የምጠቀመው ክብሪትና ማከቀጣጠያ እንጨት ነው ማለት ነው።

ቤቴ ውስጥ ልዩ የሆነ መቀመጫ አለ መቀመጫ እና ልዩ የሚለው ምንድነው? የሚለውን ለመረዳት የመጀመሪያው ልዩ መቀመጫ ማለት የሚሰራበት መንገድ የተለየ ከበፊቱ የተለየ መቀመጫ ወይም ደግሞ ወንበር ወይም ከፍ ሲል ደግሞ ሶፋ እንለዋለን ማለት ነው። ስለዚህ የተለየ የተማረ ሰው የሚፈጥረው የፈጠራችሎታ የታከለበት ወንበር ወይም መቀመጫ ማለት ነው። በእኛ ሀገር የልዩ መቀመጫ የሚሰራው ብዙ ጊዜ ከእንጨት ነው ከእንጨት ነው እንጨቱ ይቀረጽና ልዩ የሆነ ፈጠራ ታክሎበት የሚፈጠር መቀመጫ ወይም ደግሞ ወንበር አለ። ይሄ ወንበር ሶፋ ሊሆን ይችላል ደረቅ እንጨት ወንበር ሊሆን ይችላል። የ ዱካ የሚባል አለ ዱካ ሊሆን ይችላል። ስለዚህ መቀመጫዎች በራሳቸው የተለያዩ ናቸው በርግጥ እንደሚታወቀው ትልቁ መቀመጫ በቤታችን ውስጥ ሶፋ ነው። ሁለተኛው ደግሞ የምግብ ጠረጴዛ ወንበሮች ማለት ነው። ሶስተኛው ዳግሞ ዱካ ወይም ደግሞ ትንሽዬ ወንበር ለ ይሄ ለተደጋጋኝ መቀመጫ ውጪ ላይ ቤት በር ላይ ስንሆን በረንዳ ላይ ስንሆን እምንጠቀመው ትንሿ ወንበር ማለት ነው ዱካ ማለት። ስለዚህ እነዚህ ሁሌ የሚሰሩበት የራሱ የሆነ እንጨት አለ ያ እንጨት ደግሞ እንደየጥራቱ መጣን ይለያያል። ግን ልዩ የሆነ መቀመጫ ለመፍጠር ተጨማሪ የክህሎት ወይም ደግሞ የፈጠራ ችሎታ መጨማር ያስፈልጋል ምክንያቱም ከተለመደው ወጣያለ ስለሚሰራ ማለት ነው። እና በኔ ቤት ውስጥ የተለየ መቀመጫ ብዬ የገዛሃት መቀመጫ ዱካ ትባላለች ያቺ ዱካ ደግሞ ከላይ ሰፋ ያለ ክብ ነገር ክብ ቅርጽ አላት ከስር ደግሞ ያን ከብ ቅርጽ አቅፋ የምትጠቀመጥ ጠፍ ጠፋ መቀመጫ አላት። እና የቅርጿ አይነት አቀራረጿ በጣም የሚገርም ነው ለየት ይላል በጣም እና በጣም ጠንካራ ነው ከዋዛ ከዋንዛ እንጨት የተሰራች ናት። እና ስንቀመጥባት በመቀመጫውና በላይኛው መካከል ሌላ የሚያምር ቅርጽ አለ ከተፈለፈለ እንጨት የተሰራ ለየት ያለ የመስቀል ቅርጽ ያለበት ፍልፍል እንጨት አለ እሱን ሁሉ የያዘ ነው እና ለየት ትላለች ከሌሎቹ ሶፋም መደበኛ ሶፋ ነው። ምንም ለየት ያለ አይደለም። የምግብ ወንበሮችን ከእንጨት ነው የተሰሩት በርግጥ ግን የተለየው አይደሉም። ያቸኛዋ ግን ዱካ የምላትና ለየት ያለች መቀመጫ ምንድነው? የተሰራችበት ሁኔታ ሲታይ ከዋንዛ እንጨት ነው። አሰራሯ ደግሞ ከላይ እንደ ክዳን ሰፋ ያለ መቀመጫ ያላት ከስር ደግሞ እሱን ደግፎ የሚቀመጥ አለ በመሃል ደግሞ ወንበሩን እንድሽከረከር የሚያደርጉ ክብ ነገሮች አሉ ይሄኛው በባለሙያ የተፈለፈለ እንጨት ላይ የተሰራ ነው። ስለዚህ ያ ባለሙያ የራሱን የሆነፈጠራ ችሎታ አክሎበት የራሱን እውቀት ጨምሮበት ለይጥ ያለ የጥበብ አሻራ ያረፈበት ወንበር በቤታችን አለ። በቤቴ ልዩ የሆነ መቀመጫ ብዬ የማስበው ይሄን ዱካ ነው። ሌላው ከዚህ በተጨማሪ ለየት ያለ መቀመጫ ያለው በረንዳ ላይ መቀመጣት የጠፍራ አልጋ የምትባለው ወንበር አለች ምን ማለት ነው? ወንበሮች መቀመጫዎቹ ዳርና ዳር ላይ እንጨት አለ ከእንጨት የተሰራ ከዋንዛ እንጨት የተሰራ ማለት ነው። ሌላኛው ደግሞ በወንበሮችን ሁለት ነው የሚያገናኝ በበሪ ቆዳይ በፊል ቆዳ የተሰራ ጠፈር የሚባል መያዣ ያለው ወንበር አለ እሱም ለየት ያለው ወንበር ነው። በመደበኛነት አናገኘውም በድሮ ጊዜ ነበር አሁን አሁን እንኳን በትእዛዝም መሰራት አይቻልም። በፊት ለየት ያለእንትን ነበረ። የምናዝንበት ቦታም የራሱ የሆነ ባለሙያ ያለበት ቦታ ነበረና። እነዚህን ነገሮች ይሰራሉ አሁን ያ ላስቲክ ቁጭ ስንል ይሄ ምቾት ይሰጠናል ወደ ላይ ይነጥራል። ገመዱ እሱ ደግሞ ወደታች ዝቅ ይላል። ይሄኛው ለየት ያለ መቀመጫ ብዙ ጊዜ በረንዳ ላይ ሚቀመጥ ነው። ይህንን ይመስላል ግን ለኔ ለየት ያለ በቤቴ ውስጥ ያለው መቀመጫ

አዎ ሰነድ አዘጋጃለሁኝ ሰነድ ማዘጋጀት ደግሞ ብዙ ጥቅሞች አሉት እስኪ ጥቅሞችን ከማየታችን በፊት ሰነድ ምንድነው የሚለውን በራሱ እንይ፤ ሰነድ የእያንዳንዱን ስራ በደብዳቤ የሚሆን በሌሎች ስራዎች የሰራናቸውን በሰነድ ማስቀመጥ ማለት ነው ያ መረጃ ነው በራሱ ያ መረጃ ነው ምን ማለት ነው ለምሳሌ አንድ ባለስልጣን የሰራውን ስራ በመረጃና በሰነድ ካስቀመጠ ቀጣይ መቼም ያ ባለስልጣን ለዘላለም አይኖርም ቀጣይ የሚመጣው ሰው ደግሞ ስራው አዲስ አይሆንበትም ወይም ደግሞ ስራው ምን ላይ ቆሞ እንደነበረ አይጠይቅም ስለዚህ ምን ምን ያደርጋል ያንን መረጃ ማገላበጥና ወረቀቶችን ማየት ነው እኔ ደግሞ የመንግስት ሰራተኛ ነኝ ስለዚህ ሰነድ አዘጋጃለሁኝ ምክንያቱም በየሩብ አመቱ ሪፖርት አለብኝ ያንን ሪፖርት የማቀርበው ከየት ነው ከእያንዳንዱ ሰነዶች ውስጥ ነው ስለዚህ እያንዳንዱ ሰነድ መቀመጥ አለበት እያንዳንዱ ሰነድ ሪፖርት ይደረጋል ያ ሪፖርት ደግሞ የሚከናወነው በሰነዱ ብዛት ነው ሰነድ ለማዘጋጀት የመጀመሪያው መረጃ ነው የሚያስፈልገው የመጀመሪያው መረጃ ነው የሚያስፈልገው ሁለተኛ ደግሞ የስራውን ክንውን በፎቶም ይሁን በምንም በመረጃም መያዝ ነው፤ ሰንዶ መያዝ ስለዚህ ያንን ማድረግ ከሁሉም ሰራተኛ ይጠበቃል በተለይ በተለይ ለመንግስት ሰራተኛ ምክንያቱም መንግስት እያንዳንዱን ስራ እያንዳንዱን እንቅስቃሴ መረጃ ይፈልጋል፤ ያ መረጃ ደግሞ በቃል አይሆንም በሰነድ ነው ወይም ደግሞ በማስረጃ ነው የሚቀመጠው ያን ለማስገኘት ደግሞ እያንዳንዱ ስራ ወይም ክንውን በወረቀት መያዝ አለበት ማለት ነው ያንን ነገር ማድረግ ለሁሉም የተገባን በተለይ ለመንግስት ሰራተኛ ለግል ካምፓኒ ወይንም ለግል ድርጅት ሰራተኞች ሰነድ ግዴታ ነው እና ሰነድ እኔም አዘጋጃለሁኝ ለምሳሌ በእኔ ስራ ቦታ እኔ ዩኒቨርሲቲ መምህር ነኝ እና ደግሞ የድህረ ምረቃ አስተባባሪ ነኝ ስለዚህ እያንዳንዱን ስራ እየመዘገብኩ እየጻፍኩ ደብዳቤ እኮ ደብዳቤውን እያስቀመጥኩኝ መረጃ እይዛለሁ ማለት ነው። መረጃ ደግሞ ለሚመጣው ሰው ስራውን ያቀላል እንደ አዲስ አይጠይቅም እንደ አዲስ የተለየ ስራ አይሰራም ምንድነው የሚያደርገው ማየት ነው በቃም አምና ምን ተሰራ በዚህ ጊዜ ምን ተሰራ የሚለውን ካየ በኋላ ያንን ስራ በደንብ ይረዳዋል መጠየቅ አያስፈልግም ማዋየም ላያስፈልግም ይችላል ስለዚህ ሰነድ ራሱ የሰራነውን ስራ የሚገልጥልን ትልቅ ገላጭ ነው ትልቅ ገላጭ ነው እኔም ሰነድ አዘጋጃለሁ በተደጋጋሚ እንዳልኩት እያንዳንዱ ስራዬን በሰነድ ነው የማስቀምጠው ማንም ሰው መጥቶ ቢጠይቀኝ ማንም የሚመለከተው አካል ቢጠይቀኝ ሰነድ ለማቅረብ ዝግጁ ነኝ ያንን ማድረግ ደግሞ እንደ ሰራተኛ የተገባ ነው ምንም ጥያቄ የለውም ማንም ሰራተኛ ሰነድ ማዘጋጀት አለበት የሰራውን ዘራ ለመንግስት ማቅረብ መቻል አለበት ያ ነው ሰነድ አዘጋጃጀትን በተመለከተ በጣም ብዙ ሰዎች ስልጠና ይሰጣሉ፤ እኔም በተለያየ ሚዲያ እሰማለሁ ሰነድ ለማዘጋጀት እውቀት ያስፈልጋል እውነት ለመናገር ያ እውቀት ደግሞ የመጀመሪያው በተደጋጋሚ ያን ስራ ከመስራት የሚመጣ እውቀት ነው ሁለተኛ ደግሞ ራሱን የቻለ ስልጠና የሰነድ አዘገጃጀት ስልጠና አለ እሱን መውሰድ ያስፈልጋል እና ሰነድ ማዘጋጀት ግዴታ ነው ምንም ጥያቄ የለውም ምክንያቱም እያንዳንዱ መረጃ በሰነድ መቀመጥ አለበት ይሄ ሰነድ ለቀጣዩ ትውልድ በጣም ቀላል ነው በጣም ቀላል ነው ሰነዶች ሲዘጋጁ ደግሞ ምንድነው ማድረግ ያለብን የመጀመሪያው በጣም ወጣ ያላለ ሁለተኛ ደግሞ በጣም የወረደም ሳይሆን መካከለኛ ትክክለኛ መረጃ የያዘ የተጻፈ ነገር ያለው ያ መረጃ ነው እሱ መረጃ እንደ ሰነድ መቁጠር ይቻላል እንደ ሰነድ መመልከትም ይቻላል ከዛ አንፃር የሰነድ አዘገጃጀት ግንዛቤ ያስፈልጋል ምንም ጥያቄ የለውም ይሄኛውን በቀጣይ የምናዘጋጅ ይሆናል ነገር ግን የሰነዳ አዘገጃጀት ስልጠና በጣም ወሳኝ ነገር ነው ለአንድ ድርጅት መረጃ አስፈላጊ ነው መረጃ ህይወት ነው ስለዚህ ሰነድ ስናዘጋጅ ደግሞ የሰራነውን ስራ በትክክል በጽሁፍና በወረቀት ማስቀመጥ ያስፈልጋል ማለት ነው